የምሰራው እንግዲህ የኢትዮጵያ ንግድ ባንክ ውስጥ ነው በጣም ጥሩ ባንክ ነው አንጋፋ ባንክ ነው። ኢትዮጵያ አለኝ ከምትላቸው ገቢ ከሰፊ ገቢ ከሚያመጡ ድርጅቶች ውስጥ። ዋና ነው እና ለኢትዮጵያ መንግስትም እንደ ቀኝ እጅ ሆኖ የሚያገለግል ባንክ ነው። ኢኮኖሚውን ከሚያንቀሳቅሱ ትልቁ ትልቅ አንዱ የኢትዮጵያ ንግድ ባንክ ነው። እና በዚህ ባንክ ውስጥ ያለውን የስራ እና የባህል አሰራር እኔ እወደዋለሁ። የድርጅቱን ባህል በጣም አድርጌ ነው የምወደው። ውስጥ እንግዲህ ድርጅታችን ውስጥ የኢትዮጵያ ንግድ ባንክ ውስጥ ከፍተኛ የሆነ የስራ መንፈስ አለ። ሰፊ ስራ እንሰራለን የምንሰራው ደግሞ እጅግ ሀላፊነት በሚሰማው መልክ ነው። ሀላፊነት በሚሰማው ጓደኞች መካከል ሆነን ነው የምትሰራው። እና ብዙ ሰራተኞች ያሉት ተቋም ነው። እና ያን ሁሉ ሰራተኞችን አስተባብረን የመስራት ባህል አለን። እና ይሄንን የድርጅቱን የስራ ባህል እኔ በጣም አድርጌ ነው የምወደው። ድርጅታችን ከፍተኛ የስራ ባህል ስላለው በአጠቃላይ በሰራተኞች መካከል ጥሩ የመተባበር መንፈስና ባህልም ስላለ። የድርጅቱን ባህል እኔ በደንብ አድርጌ ነው የምወደው። እና እንግዲህ ይሄን የስራ ባህል ተጠቅመን ባንኩን ከፍ ወዳለ ደረጃ በየአመቱ እያደረስነው ነው። በዚህም ከፍተኛ ገቢ እንዲሰበስብና የመንግስትን እዳ እንዲሁም ደግሞ የኢኮኖሚውም ለኢኮኖሚውም ገንዘብ በማመንጨት እንዲሰራ አድርገነዋል። ስለዚህ የጥሩ የስራ ባህል ስላለው የድሪቱን ባህል እኔ በደንብ አድርጌ እወደዋለሁ

አዲስ ቴክኖሎጂ መማር በጣም ነው ምወደው እኔም እንግዲህ ከ የ በትምህርትም ቢሆን የተማርኩት የኮምፒውተር ሳይንስ ቴክኖሎጂ ስለሆነ እና ብዙ ቴክኖሎጂዎች ደግሞ ከኮምፒውተር ሳይንስ ጋር የተገናኙ ስለሆኑ አዲስ ቴክኖሎጂ መማር በጣም ነው ምወደው። እንግዲህ ባለንበት ዘመን ቴክኖሎጂው በፍጥነት ነው ሚቀያየረው። እጅግ የተራቀቁ ቴክኖሎጂዎች ይለቀቃሉ። አብዛኛው ቴክኖሎጂዎች እንግዲህ በሳይበር ስፔስ ላይ የሚሰሩ ቴክኖሎጂዎች ናቸው ስለዚህ በስልካችን ምንጠቀማቸው በላፕቶፖቻችን የምንጠቀማቸው እንደውም ደግሞ ቤት ውስጥ ምንገለግልባቸው እንደ ፍሪጅ አይነት። መሳሪያዎቻችን ሁሌም እየተራቀቁ እየተራቀቁ እየመጡ ነው። እና ከእነሱ ጋር በመግባባት እነሱን በመውሰድ እነሱን በመለማመድ አዲስ የአሰራር ዘይቤ በመከተል ኑሮን ማሻሻል የስራ ሁኔታን ማሻሻል እጅግ ተገቢ መሆኑን በጣም ምረዳ ሰው ስለሆንኩኝ። አዎ አዲስ ቴክኖሎጂ ሲመጣ መማር እወዳለሁ። ራሴን ዝግጁ ማድረግ እወዳለሁ ኑሮየን ማሻሻል እወዳለሁ። የስራ ሁኔታዬንም ማሻሻል እወዳለሁ። ከእኔም አልፎ ልጆቼን ባለቤቴን ደግሞ ያንን ነገር እንዲለማመዱ በማድረግ ተጨማሪ ገቢ እንዲያገኙ እረዳቸዋለሁ ከዛም በተጨማሪ ደግሞ እራሳቸውንም ከአዲስ ቴክኖሎጂ ጋር እንዲያ እንዲያተዋ እንዲያስተዋውቁ በማድረግ ኋላቀር እንዳይሆኑ አግዛቸዋለሁ ማለት ነው። ስለዚህ አዲስ ቴክኖሎጂ መማር ለኔ ብቻ ሳይሆን ለማንም እጅግ ወሳኝ ነገር ነው። ከሉት እንግዲህ በአለማችን ላይ ካሉት ባለሀብቶች መካከል አብዛኞቹ ቴክኖሎጂ ላይ የተመሰረተ ገቢ የሚያገኙ ቴክኖሎጂን በመፍጠር አዳዲስ ቴክኖሎጂም በማስተዋወቅ ላይ የተመሰረተ ገቢ የሚያገኙ ሰዎች ናቸው። እነ ቢል ጌትን ብንወስድ እነ ሌሎቹንም ባለሀብቶች ብንወስድ በዛ ዙሪያ የሚሰሩ ባለሀብቶች ስለሆኑ አዲስ ቴክኖሎጂ ላይ አትኩሮ መስራት ለማንም ሰው ጠቃሚና አዋጭ ነው። ስለዚህ ዘመናችን ከአንድ ጊዜ ወደ ሌላ ጊዜ ጊዜ በተቀየረ ቁጥር ቴክኖሎጂዎች እየተ ወደ አገልግሎት እየመጡ ስለሆነ እንደዛን ቴክኖሎጂዎች ተለማምዶ ገቢን ማሻሻል የስራ ሁኔታን ማሻሻል የጤናን ሁኔታ ማሻሻል። በጫማ ያስፈልጋል ከሁሉ በላይ ደግሞ ጊዜ ደሞ እጅግ ውዱ ሀብታችን ስለሆነ። ከዚህ ቀደም ብዙ ጊዜ ሚፈጁብንን ነገሮች በተሻሻሉ ቴክኖሎጅ በአጭር ጊዜ ውስጥ እንድንሰራቸው በማድረግ እንግዲህ ኑሮአችንን ማቅለል ልፋታችንን መቀነስ ገቢያችንን ደግሞ ማሳደግ ተገቢ ነው ማለት ነው

ቡናም ሻይም የምወዳቸው ነገሮች ናቸው ቡና እንግዲህ ከ መነቃቃት ስፈልግ ለምሰራው ስራ አትኩሮትና መመሰጥን የሚፈልግ ሆኖ ሳገኘው ቡና እጠቀማለሁ ቡና በቀን አንድ ስኒ ካልሆነም እንግዲህ ጠዋት እና ከምሳ ሰዓት ላይ ጠዋት አንድ ምሳ ሰዓት ላይ አንድ ስኒ በመጠቀም ንቃቴን ከፍ በማድረግ ስራዎቼን በአትኩሮት እንድሰራ ይረዳኛልና ጥዋት አንድ ስኒ ከምሳ ሰዓት በኋላ አንድ ስኒ እጠቀማለሁ። ሻይንም እንደዚሁ አዘውትሬ እጠቀማለሁ። በተለይ እንግዲህ ከበራድ ወቅት ከሆነ ሰውነቴ ሞቅ እንዲለው የብርድ ስሜቴን እንዲጠፋልኝ ቡን ሻይን እጠቀማለሁ። ሻይን በሱስ ደረጃ ሻይ የሻይ ሱስ የለብኝም። ነገር ግን የቡና ሱስ በ ከትን ከቅርብ ጊዜ ወዲህ ጀምሮ የቡና ሱስ ውስጥ ገብቻለሁ። እንግዲህ የቡና ሱስ እንደሚታወቀው ከበድ ያለ ነው። ቡናው በዛ ሰዓት ካልተገኘ መደካከም መሰላቸት ስሜት መፈጠር፣ እንዲሁም ደግሞ አትኩሮት ለስራ አትኩሮት አለማጣት ማጣትን እንግዲህ ያስከትላል። ስለዚህ እነዚህን ነገሮች ለመከላከል ቡናን አዘውትሬ እጠቀማለሁ ማለት ነው። ቡና እንግዲህ ብዙ ጊዜ ለልብ ድካም ያጋልጣል ይባላል፣ አንዳንዴ ደግሞ አይ እንደውም ለብል ለልብ ድካም ለልብ ጤንነት ለጉበትም ጤንነት ጥሩ ነው ለ የምግብ መፈጨትንም ያሳልጣል የሚባልም ደግሞ ሌላ ጊዜ ይወራል እና ቡና እንግዲህ እንደዚህ አሻሚ የሆኑ ምልከታዎች ቢኖሩትም መጠቀማችንን አልተውንም። አሁን አሁን የቡና ባህል በኢትዮጵያ ውስጥ ከስራ ሰዓት እንግዲህ በስራ ሰዓት በስራ ቀኖች ውስጥ የእረፍት ሰአቶች ላይ ሰው ተሰብስቦ ቡና ጠጡ በሚባሉ ቦታዎች ላይ እየሄደ ቡና ይጠጣል። ከጊዜ ጊዜ ወደ ጊዜ ግን የቡና ዋጋ በጣም እየናረ ነው የመጣው እና ቡና መጠጣት እንግዲህ ወደፊት እንደ እንደ መቀማጠል ሊቆጠር እንደሚችል መገመት አያዳግትም። አንድ ስኒ ቡና ርካሽ ከተባለ ሰላሳ ወይም ደግሞ አርባ ብር ነውና ከተወደደም ዘጠና ብር መቶ ብር አንዳንድ ቦታዎች ላይ ከዛ በላይ ዋጋ እያስወጣ ስለሆነ አሁን አሁን እንደ ቅንጦት ሊቆጠር የሚችልበት ጊዜ እየመጣ ነው ብዬ ማለት እችላለሁ። ቡና እንግዲህ ኢትዮጵያ የቡና አምራች ሀገር ናት። ቡና የተገኘው ኢትዮጵያ ውስጥ ነው የተለያዩ አይነት ቡናዎች አሉ የይርጋ ጨፌ ቡና እና ከጅማ የሚመጡ ቡኖች በአጠቃላይ አንደኛ ኳሊቲ ነው ያላቸው እና ጣማቸውም ጥሩ ነው። ስለዚህ እኔ የጅማ ቡናን እመርጣለሁ። ቡና በማሽን ሲፈላና በጀበና ሲፈላ የተለያየ ጣዕም ስላላቸው እኔ የምመርጠው የጀበና ቡና ነው። እና ኑ ቡና ጠጡ የሚባሉ ስፍራዎችም የጀበና ቡናን ነው የሚያቀርቡት እና ከጣዕምም አንፃር ከእርካታም አንፃር የጀበና ቡና ከፍተኛ ኳሊቲ ያለውና እርካታን የሚፈጥር ስለሆነ የጀበና ቡና እመርጣለሁ። እንግዲህ ቡና በምንጠጣበት ሰዓት ኢትዮጵያ ውስጥ ብቻችንን ቡና አንጠጣም። ተሰብስበን ነው እንግዲህ እዛ ላይ ጨዋታዎች ይነሳሉ። እና የሚያስቁ ሊሆን ይችላሉ፣ የሚያሳዝኑ ሊሆን ይችላሉ፣ ገጠመኞች ሊሆን ይችላሉ፣ እየተወራ ነው ቡና የሚጠጣው ኢትዮጵያ ውስጥ አዛውንት ሴቶች ቡናን ተጠራርተው ነው የሚጠጡት ለብቻ አይጠጣም ቡና ነውር ነው ለብቻ አይጠጣም ጨዋታዎችን እንጫወታለን፣ ቤተሰብ እንጠያይቅበታለን፣ መረጃን እንለዋወጥበታለን። ስለዚህ ቡና መጠጣት ከፍተኛ ዋጋ ያለው ተግባር ነው ኢትዮጵያ ውስጥ

ስልኮቻችን ካሜራ አላቸው የእንግዲህ ዘመናዊ ስልኮች የተባሉ ጠቅላላ ስማርት ስልኮች የተባሉ ጠቅላላ ካሜራ አላቸው እና የስልክ ካሜሮቻችን እጅግ እጅግ አድርገን ነው የምንጠቀመው ስለዚህ የልጆቻችን እድገት በስልክ ካሜራ እያነሳን እናስቀምጣለን እኔ በግሌ በስልኬ ካሜራ ልጆቼን ከትውልዳቸው ጊዜ ጀምሮ ለአስራ ስምንት አመት የስልክ ካሜራን እየተጠቀምኩ ነው ያለሁት እና በአብዛኛው ልጆቼን ማነሳቸው ፎቶ ማነሳቸው በስልክ ካሜራዬ ነው ስለዚህ የስልኬ ካሜራ ትልቅ የኳሊቲ እንዲኖረው እፈልጋለሁ። እንግዲህ ትልቅ ከፍተኛ ገንዘብ መድቤ ነው ስልክም ስመርጥ ካሜራ እና ጥሩ የካሜራ ኳሊቲ የካሜራ ጥራት ያለውን በመምረጥ ነው ምገዛው እና የስልክ ካሜራዬን በደንብ በደንብ በደንብ አድርጌ ነው የምትጠቀመው። ስለዚህ ትሬኒንግም ስገባ ብዙ ጊዜ ዲስፕሌይ የሚደረግ እንግዲህ የትሬንግ ኮንቴንቶችን እንግዲህ ግድግዳ ላይ ሳይ በካሜራ በማንሳት ካሜራ ላይ አስቀራለሁ የተለያየ ትኩረት የሚፈልጉ ነገሮች ያጋጠሙኝ በመንገድ ስትጓዝ ሊሆን ይችላል በስራ ቦታ ላይ ሰው ሊሆን ይችላል አቤቱ ሊሆን ይችላል እና ካሜራን በመጠቀም ያንን ሁኔታ በካሜርዬ ከዛም በኋላ በግል ጊዜ ሳገኝ በመመልከት የተሻለ እውቀት እንዲኖረኝ እዛ ነገር ላይ አርጋለሁ ማለት ነው። ስለዚህ የስልኬን ካሜራ በተደጋጋሚ ነው የምትጠቀምበት በቀን ሁለት ሶስቴ አራት አምስቴ ከዛም በላይ ጊዜ ስልኬን ካሜራ ልጠቀምበት እችላለሁ። የስልክ ካሜራ እጅግ ወሳኝ እና የ የትውስታዎቻችን ለማስቀረት የሚያስችል እጂግ እጂግ ጠቃሚ ቴክኖሎጂ ነው። እንግዲህ አሁን አሁን ሶሻል ሚዲያዎች ላይ የሚለቀቁ ቪዲዮዎች በአብዛኛው በስልክ ካሜራ የተቀረጹ ናቸው። እንግዲህ የስልክ ካሜራ ከፕሮፌሽናል ካሜራ እኩል ሊቆጠር የሚችል እየሆነ መጥቷል ማለት ነው። ስለዚህ ሶሻል ሚዲያ ደግሞ እጅግ ወሳኝ ስለሆነ ለሶሻል ሚዲያ ግብአትነት የሚሆኑ ቪዲዮዎችን ፎቶዎችን በትልቅ ካሜራዎችን በስልክ ካሜራ አስቀራለሁ። የቤተሰብ ሁኔታዎችንም ለምሳሌ የትውልድ ቀን አካባበር በርዘደይ ፓርቲዎችን በስልክ ካሜራ እቀርጻለሁ። እንደገና ደግሞ የትምህርት ማቴሪያሎችም በስልክ ካሜራዬ እቀርጻለሁ። መንገድ ላይ የሚያጋጥሙኝ ስጓዝ በእግርም ሆነ በትራንስፖርት ስጓዝ አስገራሚ ነገሮች ሲያጋጥሙኝ በስልክ ካሜራዬ በመቅረፅ አስቀራለሁ። ያንን ለትውስታ እጠቀምበታለሁ ጊዜ ሳገኝ ደግሞ ወደኋላ በመመልከት የስልክ ስልኬ ውስጥ በካሜራዎች ያስቀሯቸውን ትእይንቶች በመመልከት እዝናናለሁ ትምህርት እቀስምበታለሁ ነገሮችን አስታውስበታለሁ።

የቤት እንስሳ እንደ ውሻ ያሉ የቤት እንስሶች እና ድመት ያሉ ቤት እንስሶች በጣም ጠቃሚ ናቸው። አንዳንድ ስፍራዎች ላይ እንግዲህ ጫካ ውስጥ የሚኖሩ ሰዎች። ወይም የተገለለ ቦታ የሚኖሩ ሰዎች በተለይ ከቤት ውሻ ከቤት እንስሳዎች መካከል ውሻዎችን ያረባሉ ወይም ያሳድጋሉ። እና እነዛ ውሾች ደግሞ ቤቱን ይጠብቃሉ ከሌባ ሊሆን ይችላል ከዱር እንስሳ ሊሆን ይችላል። ቤቱን ይጠብቃሉ እና እነሱ ሰዎች ያሳድጋሉ አሁን አሁን እኔ ኑሮዬ በኮንዲሚኒየም ውስጥ ስለሆነ የቤቱ ውሻ የምናሳድግበት ስፍራ የለንም። የቤት ውሻ ማሳደግም ጥቅሙ የዛን ያክል አይታይም አንዳንድ ሰዎች። ድመት ያሳድጋሉ ድመት በቤታቸው ይኖራሉ ለድመት የሚመች ኑሮ ኮንዲሚኒየም ስለሚያቀርብ። ከዛ ውጪ ግን ማንም በኮንዲሚኒየም የሚኖር ሰው ውሻ አያሳድግም ወይም ውሻን በቤት እንስሳነት መልክ አይዝም። ድመቶች ግን አልፎ አልፎ አላቸው። እኔ ግን ድመትም ውሻም በኮንዶሚንየም ስለመኖር እና በተለይ ድመት ደግሞ ስለማልወድ የቤት እንስሳ ፈፅሜ የለኝም ማለት ነው። ቢኖረኝ ደስ የሚለኝ የቤት እንስሳ ውሻ ነው። በተጨማሪም ደግሞ እንደ ጥንቸል ያሉ ውብ የሆኑ እንስሳቶች አንድ ሁለት ቢኖረኝ በቤቴ ውስጥ ደስተኛ ነበርኩኝ ነገር ግን እነሱም የለኝም። ስለዚህ የቤት እንስሳ ፈጽሞ ለኔ ኑሮ ሁኔታ የማይመች ስለሆነ እና ድመት ደግሞ በተለይ ስለማልወድ በቤት እንስሳነት መልክ አልይዝም። እንደ ዶሮ ያሉ አይነት የቤት እንስሳዎችም እንግዲህ በኮንዲሚኒየም ውስጥ ሊረቡ አይችሉምና። ለኑሮ አመቺ ስላልሆነ እሱም አይኖረንም። በገጠሪቷ ኢትዮጲያ ግን እንግዲህ ድመትና ውሻ ዶሮ የሌለበት የትኛውም ቤት የለም። ከዛ በተጨማሪ እንደ በግ ፍየል የቀንድ ከብቶችን ፈረስና አህያ በቤት እንስሳትነት ሁሉም ገበሬ በሚባል ደረጃ አላቸው። አሁን አሁን እንግዲህ ብዙ ከብት ብዙ ዶሮ ብዙ ላም ያለው ገበሬ እየጠፋ ነው። ጥቂት ግን ለእርሻ የሚሆኑ የቤት እንስሳቶት አይጠፉም። በየገበሬው እንግዲህ ቀደም ባሉ ጊዜያቶች ብዙ የቀንድ ከብት ያለው ሰው ብዙ ሀብታው ነው ይባል ነበረ እውነት ነው። የሀብት መገለጫ ነው። በመጽሐፍ ቅዱስም እከሎ የሚባል የእግዚአብሔር ሰው ብዙ ከብቶች ብዙ ፈረሶች ብዙ አህዮች ነበሩት ተብሎ በሀብት ምንጭነት ማስረጃነት ይቀርብ ነበር። እና እውነት ነው እነሱ የቤት እንስሳቶች የሀብት ምንጭነት ማረጋገጫም ነበሩ። እና እኔ በተለይ የቤት እንስሳ በፍጹም በፍጹም ከኑሬ ጋር የሚሄድ ስላልሆነ የቤት እንስሳን በቋሚነት እቤቴ ውስጥ አይገኝም። ድመትም የለኝም ውሻም የለኝም ዶሮም የለኝም የቀን የቀንድ ከብቶችም ሊኑሮኝ አይችሉም ነበር። በተፈጥሮዬ የግብርና ስራ በጣም ነው የምወደው ቢሳካልኝ የቤተሰቦችን በማርባት በማደለብ ብሸጥና ኢኮኖሚየን ብደግፍ ደስ ይለኝ ነበረ አልሆነም አንዱ ከምመኛቸው ነገሮች እሱ ነበረ። እንግዲህ ኢኮኖሚ ሁኔታ አልፈቀደልኝም እና ምንም አይነት የቤት እንስሳ ግን የለኝም።

እንግዲህ የስራ ድርሻዬ በኮምፒውተር ሳይንስ የተመረኩም ቢሆን አሁን ላይ በባንካችን ውስጥ የፕሮጀክት የአይቲ ፕሮጀክት ማናጀር ሆኜ ነው እየሰ እየሰራሁ ያለሁት እና በፕሮጀክት ደግሞ በባህሪው አንዱ የምናስተዳድረው ነገር በጀት ነው። ስለዚህ የፕሮጀክት በጀት አስተዳድራለሁ በስራዬ ባህሪ የተነሳ። እንግዲህ የፕሮጀክት በጀት ሲባል ለቬንደር የሚከፈል እንግዲህ አገልግሎትን ወይም ደግሞ ፕሮጀክቱን የ አፕሊኬሽኑን የሚሸጥልን ለባንኩ የሚሸጥልን ድርጅት ጨረታውን ተጫርቶ ወደ ስራ ሲገባ በዚህን ያክል ዋጋ እጨርሳለሁ ብሎ ፕሮሚስ በገባው መሰረት ስራዎችን የስራዎችን ክንውን ሂደት በመከታተል ሂደቱን በመጠበቅ በውል በተፈራረምነው መሰረት ከበጀቱ ላይ እያነሳሁ እየቀነስኩኝ ለ ቬንደር እንዲከፈል አደርጋለሁ ማለት ነው። ለቬንደር እንዲከፈል የማደርገው ከበጀቱ ላይ በማንሳት በጀቱን በአግባቡ በመጠቀም ስለሆነ አዎ የፕሮጀክት በጀት አስተዳድራለሁ። በጀት በመስሪያ ቤቴ ውስጥ ከፍተኛ በጀት አሰተዳድራለሁ። አንዳንዴ የምመራው የፕሮጀክት አይነት ለምሳሌ ትልቅ በጀት የሚጠይቅ ከሆነ። በሚሊዮኖች የሚቆጠር ዶላሮችን በበጀት መልኩ ይዤ አተዳድራለሁ ክፍያዎችን እፈጽማለሁ። የበጀት ሪፖርት ደግሞ አፈጻጸም ሪፖርት አቀርባለሁ ለአለቆቼ። ስለዚህ በጀት እንግዲህ ስናስተዳድር ብዙ ጭቅጭቆች ብዙ አለመግባባቶች ይከሰታሉ እና ተናግሮም አለመግባባቶች ለመፍታት የሚያስችል ውል ከመነሻው ተፈራርመን ስለሆነ ወደ ስራ የምንገባው በዛ ውል መሰረት አለመግባባቱ እንዲፈታ እናደርጋለን ማለት ነው። እንደ አጋጣሚ ሆኖ አለመፈታቶች ተካረረው ወደ ኢንተርናሽናል ወይ ደግሞ አለም አቀፋዊ ፍርድ ቤቶች ያመራበት ሁኔታ የለም። ከፕሮጀክቱን ከሚሠሩት ባለ ድርሻ አካላቶች ጋር በመተባበር በመግባባት እና አለመግባባቶች በመፍታት የበጀቱ ሁኔታውን በዛ ሁኔታ አስተዳድራለሁ ማለት ነው። በጀት ማስተዳደር ቀላል ስራ አይደለም። እና ተጠያቂነትንም የሚያስከትል ስለሆነ እና ብዙ ሰዎችም አትኩሮታቸውን እዛ ላይ ስለሚያደርጉ በአግባቡ መምራ መመራት ያለበት የስራ ድርሻ አይነት ነው።

እንግዲህ እኔ ውጭ ሀገር የሚኖሩ እህትና ወንድሞች አሉኝ በአካልም አላገኛቸውም ከእነሱ ጋር የቪዲዮ ጥሪ አደርጋለሁ በዋትሳፕ በመጠቀም የቪዲዮ ጥሪ በማድረግ ከእነሱ ጋር አገናኛለሁ። ሁለት ሺህ አስራ ዘጠኝ በግሪኮሪያን ካላንደር ደግሞ ወይም በአውሮፓውያን አቆጣጠር ደግሞ ከሁለት ሺህ አስራ ዘጠኝ ጀምሮ የኮቪድ ወረርሽኝ በመጣ ጊዜ። መስሪያ ቤታችን ውስጥ ስብሰባዎችን መቀመጥ አልቻልንም ነበር እና በዛን ወቅት የ የቪዲዮ ጥሪ በማድረግ ነው ዙም በሚባል መተግበሪያ በመጠቀም ስብሰባዎች የምናደርገው። ስለዚህ ከዛ የተነሳ አሁን የቪዲዮ ጥሪ ማድረግ ለስብሰባነት የቪዲዮ ጥሪ ማድረግ እጅግ የተለመደ ተግባር ሆኗል። በመስሪያ ቤታችን እና ጊዜን እንቆጥባለን። የ ሁላችንም ባለንበት ቦታ ቁጭ ብለን ስብሰባውን በመሳተፍ በቪዲዮ ጥሪ መጠቀም ስብሰባውን በመሳተፍ ጊዜ እንቆጥባለን ሀይል እንቆጥባለን ወጪ እንቆጥባለን እና የቪዲዮ ጥሪ ለሰብሰባነትም በመስሪያ ቤት እንጠቀማለን። እኔ በእኔ ደግሞ በግሌ ውጪ ከሚገኙ እህትና ወንድሞቼ ጋር ተቀራርቦ ለመወያየት በአካልም ባይሆን በቪዲዮ ጥሪ ተቀራርቦ ለመዋየት እንጠቀምበታለን። ሁኔታዎቻቸውን የጤና ሁኔታዎቻቸውን የአካላዊውን ሁኔታዎቻቸውን በቪዲዮ ጥሪ በመጠቀም እታዘባለሁ ከዛም ደግሞ የራሴን ምልከታ እወስዳለሁ ማለት ነው ጥሩ ሁኔታዎች ናቸው ያሉት ወይስ ደግሞ አልተመቻቸውም የሚለውን ከዛ እረዳለሁ ማለት ነው። ከዛ ውጭ እኔ መስሪያ ቤት ላይ ስሆን ልጆቼ ቤት ከሆኑ የቪዲዮ ጥሪ አደርግላቸዋለሁ። በዛ እከታተላቸዋለሁ እና የቪዲዮ ጥሪ እጅግ ጠቃሚና እንግዲህ የስልኮቻችን ያመጡልን እምርታ ነው። የቪዲዮ ጥሪ በጣም አስፈላጊ ጊዜን ቆጣቢ ወጪን ቆጣቢ የነገሮች ናቸው እና ቴክኖሎጂ ያመጣልን ትሩፋቶች ናቸው። እነዚህን ትሩፋቸው በመጠቀም ስብሰባዎችን እንሰበሰባለን ዘመድ አዝማድ እንጠይቃለን ሁኔታዎችን እንከታተላለን። አሁን አሁን በተለይ በውጪው አለም የቪዲዮ ጥሪን በመጠቀም ሰዎች የብዙዎቻቸውን የደህንነትም ሁሉ ይከታተላሉ እና የቪዲዮ ጥሪ እጅግ ጠቃሚ እና ወቅታዊ ነው ብለን ማለት እንችላለን።

የመጠጥ ውሃ የምናገኘው ከታሸጉ ውሃዎች ነው። የታሸጉ ውሃዎች በጃር መልክ እንገዛለን አንዳንዱ ትልቅ ነው ብዙ ሌትር የሚሄድ ነው። አንዳንዱ ደግሞ ከሁለት ሌትር እስከ ግማሽ ሌትር የሚሆን አስተሻሽግ አለና እነሱን እየገዛን ነው የምንጠቀመው። የቧንቦ ውሃ ለመጠጥ ከተጠቀምን ሃያ አመት አልፎናል። የቧንቧን ውሃ የምንጠቀመው እቃ ለማጠብ ልብስ ለማጠብ ቤት ለማጽዳት ነው ከዛ ውጪ ለመጠጣት አናውለውም